አዎ የስራ ጊዜ ገደብ አስቀምጣለሁኝ። ምክንያቱም አሁን ያው ያለገደብ የሚሰራ ነገር ትክክል አይመጣም ለጤናም እንደገና ጥራት ያለውን ስራ ስለማይሰራ። የጊዜ ገደብ ሌሎች ሰዎችን ቢያስቀምጡ ብዬ አስባለሁኝ። ምክንያቱም ያው አንድ ሰው የተወሰነ ሳኖበት በትክክል ማሰብ የሚችለው አይምሮ ማለት ነው። እና በመሃል ላይ አንደኛ በመሃል ላይ እረፍት ማድረግ አለበት። ከዛን ደግሞ ሲቀጥል ከእረፍት በኋላ እንደገና ተመልሶ ሲሰራ እንደ አዲስ አእምሮን ስለሚያድስ። አሪፍ ስራ ይሰራል ብዬ እገምታለሁኝ። እና ከዛ በተጨማሪ ደግሞ ያው ስራዎችን በቅደም ተከተል አድርጎም ለመስራት በሰአት ከፋፍሎ ለማስቀመጥ ይረዳል ይሄ የጊዜ ገደብ ሲኖረው በጣም አሪፍ ነገር ነው። ማለት በዘፈቀደ የሚሰራ ነገር መቋጫ አይኖረውም ማለት ነው። ለምሳሌ አንድ ስራ ሲጀመር በምን ያህል ሰዓት ውስጥ ያልቃል ብሎ የራሱን የሚሰራው ሰው የራሱን የሆነ የጊዜ ተመን ሊያስቀምጥ ይገባዋል ብዬ አምናለሁኝ። ያለበለዚያ ማለት የሚችለውን ያህል ወይም ደግሞ በቂ የሆነ ስራ ላይሰራ ይችላል። እንደገና ደግሞ ያው ጊዜውንም በትክክልና በአግባቡ ላይጠቀም ይችላል። ያንን የጊዜ ገደብ ካላስቀመጠ እና ያ ስራ ባስቀመጠበት ጊዜ ገደብ እንኳን ካላለቀ ወደኋላ ተመልሶ ነገሮችን መፈተሽ አለበት። ብዬ አምናለሁ ከምን አንፃር እንደሆነ እና በዛ መሰረት ያው የስራ ጊዜ ገደብ ማስቀመጥ አሪፍ ነው ብዬ አምናለሁኝ። እኔም በዛ እጠቀማለሁ።

አዎ አውቃለሁኝ። የተለያዩ ነገሮች ሀገራችን ውስጥ በእጅ የእጅ ሽመናዎች ይሰራሉ። ለምሳሌ ያህል ጋቢ እንደገና ደግሞ ነጠላ ጥበብ ቀሚሶች ማለት ነው። ጥበብ ማለት ያው እንደገና ደግሞ የተለያዩ ልብስ እንደ ብርድ ልብስ የሚያገለግል ልብሶች። ሌላ ደግሞ ፎጣ የተለያዩ እንደ እነዚህ ትንንሽዬ ሻሽ ስከርቭ ተብሎ የሚታወቀው ትንንሽዬ ሻሾች ሹራብ ኮፍያ። ያው አሁን ላይ ደግሞ ጫማም በተለይ የልጆች ጫማ። በዛ በሽመና እነዚህ የሽመና ውጤቶች ናቸው። ያው በብዛት ሽመናው ላይ ያው ዶርዜዎች ይታወቃሉ። ደቡብ አካባቢ ላይ ያለ ማህበረሰብ ማለት ነው በሽመና በጣም ጎበዝ ናቸው። ያው አሁን ላይ ደግሞ ትንሽ እየዘመነ ነገሮች ወደ ፋብሪካ ወይንም ደግሞ ከእጅ ስራ ወደ ማሽን እየተቀየረ ያለበት ሁኔታ አለ። በሰፊው ነገሮችን ወደ ማዘመን የመሄድ ሂደት አለ። ግን ይሄ በአለም የሽመና ሂደቱ በጣም የሚያማምሩ የተለያዩ ቀለማት ያሸበረቁ በቀለም ያሸበረቅ ወይንም ደግሞ በተለይ የተለያየ የቀለም ስብጥር ያላቸው አልባሳቶች ይወጣሉ። እና ኢትዮጵያም ያው በዚህ ትታወቃለች በሽመና የሚወጡ የባህል አልባሳቶች አሉ። እና እነዛ አልባሳቶች ያው ብዙ ጊዜ ለተለያዩ በዓላት ዝግጅቶች እንደ ምሳሌ ያህል እንደ ክርስትና ሰርግ ማህበር የመሳሰሉ ዝግጅቶች ሲዘጋጁ እነዛን አልባሳት ለብሶ የመታየት ሁኔታ አለ። ያው ከዛ በተጨማሪ ለተለያየ ነገር ይውላል እንደ ለብርድ የሚሆኑ ሹራቦችም ያው ከየዛ ውጤቶች ናቸው እና በጣም አሪፍ ነው ብዬ አስባለሁ።

ማንቂያ ማለት ያው የማንቂያ ሰዓት አንዳንድ ጊዜ አልፎ አልፎ እጠቀማለሁኝ በዛ ሰዓት መንቃት ስፈልግ እጠቀማለሁኝ ያው በስልኬ ነው የምሞላው። እና ያው ግን የዛን ያህል አይነት አይደለሁኝም። ምክንያቱም ያው መነሳት ከፈለኩ መነሳት ባለብኝ ሰዓት ብዙ ጊዜ ነቃለሁኝ። ያው የሰአቴን መጀመሪያ ከዛ ከመጠቀም ይልቅ የምተኛበትን ሰዓት ነው የማስተካክለው። ቶሎ መነሳት ከፈለኩኝ ቀድሜ ከሌላ ቀን ከምተኛበት ሰዓት ቀድሜ ለመተኛት እሞክራለሁኝ። እንደገና ደግሞ እንደዛ ማለት የምንነሳበት ምክንያት ምናምን ከሌለኝ ቆይቼ ልተኛ እችላለሁኝ። ግን ያው አንዳንድ ጊዜ አልፎ አልፎ እጠቀማለሁኝ። እና ጥሩ ነው።

እንግዲህ የተለያዩ የስጦታ መስጠት ሂደቶች አሉ። ያው እኔ ብዙ ስጦታ የምሰጥ አይነት ሰው አይደለሁኝም። ግን ያው ሰዎች ብዙ አይነት ስጦታ ይሰጣጣሉ። ስጦታ ያው መስጠት ማለት ደስ ይላል ሲሰጥ ደስ ይላል ሰው ሲሰጥ ከምሰጥ ይልቅ ሰው ሲሰጠኝ በጣም ደስ ይለኛል። እና ከዚህ ጋር ተያይዞ ያው የተለመደ ነገር አለ። አንደኛ ነገር አሁን ለምሳሌ በኢትዮጵያ ዘመን መቀየሪያ ላይ አዲስ አመት እንቁጣጣሽ ላይ ልጆች ስጦታ የሚሰጡበት አይነት አለ። ምንድነው? ስጦታ የሚሰጡት አበባዮሽ በማለት በየሰው ቤት ይሄዱና በከተማ የተለያዩ የአበባ ስዕል ያለባቸውን በረቀቶች እንደ ስጦታ ይሰጣሉ። ያ ማለት ያው እንኳን አደረሳችሁ እንኳን አደረሳችሁ የሚል ስጦታ ማለት ነው። ሌላው ነገር ደግሞ ያው በዛ ተቀያሪ ደግሞ ባለቤቶች የተለያዩ ሳንቲሞችን ይሰጧቸዋል። ለልጆቹ ከዛ አልፎ ደግሞ ያው ማንኛውም ሰው ጓደኛሞች ሊሆን ይችላል ቤተሰባሞች ልብ አል ሲደርስ የሚሰጣጡት ስጦታ ይኖራል። የተለያዩ ካርዶች ይኖራሉ እንኳን የደረሳችሁ መልእክት ያለባቸው ካርዶች አሉ። በስፋት ያው በዓል ሲደርስ በገበያ ላይ ይታያሉ እነዛ ካርዶች በዛ መልኩ እንኳን አደረሳችሁ የመባባል ሁኔታ አለ። ሌላው ደግሞ ያው ስጦታን በተመለከተ ሌላኛው ለበአል ለበአል ለልደት የሚሰጥ ስጦታዎች አሉ። እነዚህ ለልደት ያው በብዛት ያው የልጆች ልደት ነው ብዛት የሚደግሰው የሚዘጋጀው ዝግጅቱ የሚዘጋጀው እና ለ ያው ልጆች ስጦታ ሲሰጣቸው በጣም ደስተኛ ይሆናሉ። ያው አዋቂም ቢሆን አይጠላም ግን ልጆች በጣም ደስተኛ ይሆናሉ እና የተለያዩ ስጦታዎች ይበረከትላቸዋል ከአልባሳት ጫማ። ሰአቶች ብር እና የተለያዩ ስጦታዎች ይሰጣቸዋል ለልጆች በጣም ደስተኛ ይሆናሉ። ሌላው በተጨማሪ ደግሞ ቸኮሌቶች የኬክም ሊሆን ይችላል። እንደዚህ አይነት ስጦታዎች ያው በስፋት ይታያሉ። ሲሰጡ ከዛ ከዚህ ባለፈ ደግሞ ያው የተለያየ የሰርግ ስነ ስርዓት ሲከበር ለሙሽሮች ስጦታ ይሰጣሉ። እነዚህ ስጦታዎች ያው ብዙ አይነት ስጦታ አለ ለሙሽሮች የሚሰጥ ሳፋ ይላል ትንሽ እሱን ብንዘረዝር። እና ያው ስለ ስጦታ በዚህ መልኩ ግን ጥሩ ነው ደስ ይላል።

ምንድነው እሱ የምወደው እንስሳ በመጀመሪያ ድመቱ እወዳለሁኝ። ያው ድመት ብዙ ጊዜ ከሰዎች ጋር በጣም ትቀራረባለች። እንደገና ያው እንደዚህ ስትተኛ ምናምን መጥታ አልጋ ላይ ነው የምትተኛው። ሌላው ነገር ደግሞ በጣም ንጽህናዋን ትጠብቃለች። እና ደስ ትለኛለች ድመት ጽድት ያለች ነች። እና በዛ ደስ ትለኛለች ላይ በሁለተኛ ደረጃ ላይ ደግሞ ውሻ። ያው ውሻ እንደውም በጣም ብዙ ሰው ይወዳል በውጪው አለም እንደውም ውሻ እንደ ጓደኛም ነው። እና ያው ብዙ ነገር እናያለን ቪዲዮ ላይ ውሾቻቸውን በጣም አቅርበው እንደውም እነሱ የት ውስጥ ምናምን አስገብተው ነው። እኛ ጋር ያ ነገር አልተለመደም ያው ቤት ውስጥ ውሻን ውሻ ቤት ውስጥ ይዞ መግባት ምናምን ያው ከጽዳትም አንፃር የዛን ያህል አይደለም። ግን ያው ውሻ ምንድነው እሱ በተለምዶ ራሱ ታማኝ ነው ይባላል። ለባለቤቱ ያ ነገሩ በጣም ያስደስተኛል። ለባለቤቱ በጣም ታማኝ ነው። እንደገና ደግሞ ያለውን ሰው በሙሉ ለይቶ ያውቃል የቤት ሰው ያውቃል። እና ያው ሁሉንም ለይቶ ያውቃል እና ያ ነገሩ በጣም ደስ ይለኛል። ውሻ ከዛ ሌላው ነገር ደግሞ ያው ከ ከሁለቱ ነገሮች ባለፈ ያው እንትን ፍየል ደስ ትለኛለች። ምንድነው እሱ ያው ፍየል ትንሽ ተፈጥሮዋ ለየት ያለ ነገር ነው። ፍየል በተፈጥሮዋ ፈጣን ነች ያ ነገሯ ደስ ይላል። እንደገና ደግሞ የተለያየ ቅጠላ ቅጠሎችን ትበላለች ፍየል። እና ያው እንደውም ፍየል ያው ብዙ ጥቅም አላት። ምንድነው እሱ እንትኗ የፍየል ስጋ እንደ መድሃኒትነት ያገለግላል ይባላል። ያ ነገር የሚባለው በተለምዶ እንደዛ ይባላል። ግን ትክክል ነው አዎ ከምን የተነሳ ነው? የተለያየ ቅጠሎችን ስለምትመገብ ነው። ያው ሳር ከመብላት ይልቅ ቅጠል ነው የምትመገበው። እና ብዙ አይነት ቅጠሎችን ትመገባለች። እና ከዛ አንፃር ያው ቅጠል ደግሞ መድሃኒት ነው። እና ከዛ አንፃር በጣም አሪፍ ነው ይባላል እና ጣፋጭ ነችም። ይጣፍጣል ከሌላው እንትን የተለየ ጣፋጭ ነው። አዎ ስጋዋ በጣም ጣፋጭ ነው እና። ከዛ አንፃር በጣም እወዳለሁኝ ደስ ትለኛለኝ እና። ያው በአጠቃላይ ያው ሌሎቹንም እንትን እንስሳቶች አልጠላም ግን ያው ከዚህ ጋር ተያይዞ ወፍ ወፎችን በጣም ደስ ይሉኛል አዋፋቶች። ያው እንዲሁ እወዳቸዋለሁ አዋፋቶች ደስ ይላሉ ያው እና እነዚህን ነገሮች መጥቀስ ይቻላል ማለት ነው

ሳንቲም ያው በተወሰነ መልኩ ቆጥባለሁኝ ብዙ ቆጣቢ አይደለሁም። ምንድነው? እሱ ያው ቁጠባ ሲነሳ የተለያዩ የቁጠባ አይነቶች አሉ። ባህላዊም አሉ ዘመናዊ አለ። ሀገራችን ውስጥ ምንድነው? እሱም ለምሳሌ ከባህላዊ ብንነሳ እቁብ አለ ያው የቁጠባ መንገድ ነው። ምንድነው? እቁብ ሲባል ሰዎች ተሰብስበው በአንድ ላይ ሆነው ብር በማዋጣት ለአንዱ ሰው ይሰጣል ከዛን ደግሞ በእጣ ይደረግና ደግሞ እጣ የወጣለት ሰው ደግሞ በቀጣዩ መዋጮ ይወስዳል ማለት ነው። እንደዛ እየተደረገ የመቆጠብ ሂደት አለ። ይሄ ሂደት ያው ባህላዊ ነው። እና እቁብ ነው የሚባለው ይመስለኛል ኢትዮጵያ ውስጥም ብቻ መሰለኝ ይሄ ነገር ያለው። ሌላው ነገር ደግሞ ያው እድር ነው እሱም የቁጠባ ሂደት ነው። እዚህ ላይ ትንሽ አይነቱ ለየት ይላል ለተለያዩ ነገሮች የሚውሉ አንድ ሰው የተለያየ ነገር ለምሳሌ የሆነ ድግስ ቢኖርበት። እና ብቻ የሆነ ያጋጠመው ወይ ለቅሶ ብቻ የሆነ ዝግጅት ካለበት። ከዛ ካለው ከእድሩ ላይ እድር እድር ማለት ብር በየሳምንት ሊሆን ይችላል በየሁለት ሳምንት ሊሆን ይችላል የሚዋጣ ብር አለ ያ ብር የራሱ እንግዲህ ጸሐፊ ግምጃ ቤት ምናምን ተብሎ የሚይዝ ሰው አለ። በስነ ስርዓት ተመዝግቦ የሚቀመጥበት ሁኔታ ነው እና በዛ ስር ምንድነው? እሱ የተለያዩ እቃዎች ይገዛሉ። ያ እቃ የማህበሩ ነው ማለት ነው። የዛ እድሩ አባላት ነው የጋራ መጠቀሚያ እቃ ነው ማለት ነው። ስርዓት ባለው የራሱ የሆነ ስርዓት እና ህጎች ይወጡለታል ያ ህጎች ያው በስምምነት ነው የሚወጣው። እና በዛ ህግ መሰረት ያው እቃዎቹን ይጠቀሙበታል ማለት ነው። የሚፈልገው ሰው ያው የሆነ ዝግጅት ሲኖርበት እቃውን ወስዶ ይጠቀምበታል ያው በዋናነት ለዛ ነገር ያገለግላል ማለት ነው። ደገና ያው ሰው አደጋ ሲደርስበትም እንደዛ ብር ከዛ ላይ የሚሰጠው ይሆናል ማለት ነው በራሱ ህግና ደንብ አለው። በዛ መሰረት ያው የመረዳጃ አንዱ የመረዳጃ ባህላዊ የመረዳጃ አይነት ነው። ከዛ በዘለለ እንግዲያው በዘመናዊነት ስንመጣ ባንክ አለ ያ ባንክ ማለት በዘመናዊነት ተደራጅቶ። ያው ተቋቁሞ የግል ባንክ አለ ያው የመንግስትም ባንክ አለ የራሱ የሆነ ስርዓት አለ ዘመናዊ የቁጠባ ሂደት ማለት ነው። ባንክ ማለት እንግዲህ ያው ቁጠባን ስናነሳ ሰፊ ነው ሀገራችን ውስጥ እና በዚህ ማየት ይቻላል

የዝናብ ውሃ አዎ እሰበስባለሁኝ እንግዲህ የዝናብ ውሃ እንዴት ነው? እምሰብስበው ዝናብ ሲዘንብ በርሜል በበርሜል ነው እምሰበስበው። ስሰበስብ ግን ምንድነውቁርቁሮ ከማለት ቁርቁሮ ላይ ያለው ውሃ ቁርቁሮ ጫፍ ላይ ሌላ ቱቦ ይታሰርበታል ማለት ነው። እና ያ የታሰረው ቱቦ ውሃው ተጠራቅሞ እዛ ቱቦ ውስጥ እንዲመጣ ነው ከዛም በኋላ ያ ቱቦ በዛ ቱቦ አቅጣጫ ትልቅ በርሜል አስቀምጣለሁኝ እና ቀጥታ ከቆርቆሮው ላይ የተሰበሰበው የዝናብ ውሃ በቱቦ አማካኝነት በርሜል ውስጥ ይወርዳል ማለት ነው። እና ያው የዝናብ ውሃ ለተለያየ ነገር ይውላል። እንደዚህ በተለይ ልብስ ለማጠብ በጣም ቁርቁሮ ጫፍ ላይ ሌላ ቱቦ ይታሰርበታል ማለት ነው። እና ያ የታሰረው ቱቦው ውሃው ተጠራቅሞ እዛ ቱቦ ውስጥ እንዲመጣ ነው ከዛም በኋላ ያ ቱቦ በዛ ቱቦ አቅጣጫ ትልቅ በርሜል አስቀምጣለሁኝ እና ከዛ አንፃር ያው ለፀጉሩም በጣም አሪፍ ነው ይባላል በተለምዶ እና ጥሩ ነው። ፀጉር ለመታጠብ ያገለግላል እና በባህሪው ያው ጽድት ያለ ነገር ነው እና ነጫጭ ልብስ ለማጠብ በጣም ያጠራል ማለት ያጸዳል በደንብ ይባላልም ያጸዳልምም ያው ሞክሬው አይቼዋለሁኝ። እና እቃዎችን ለማጠብ ከዛ ለጽዳት አገልግሎት እንደዚህ ቤት ለማጽዳት ምናምን እጠቀምበታለሁ ያው አርፍ ነው። እና ዝናብ በሚዘንብበት ሰዓት ያው ክረምት ላይ በደንብ የሚያገለግልና የሚያግዙ ውሃ ነው። እና ቆንጆ ነው ከዚህ አንፃር ያው ረጅም ጊዜም ይቆያል። አንዴ ተጠራቅሞ በበርሚል ስለሚሞላ ማለት ተሰብስቦ ከቆርቆሮ ላይ ያለው ውሃ በሙሉ ተሰብስቦ ስለሚመጣ ያው በርሜል ይሞላል እንደውም ብዙ ጊዜ ሞልቶ ራሱ ይፈሳል ወደ መሬት። ክረምት ሲሆን ያው በቀን በቀን የመዝነብ አጋጣሚው ሰፊ ስለሆነ እንደገና ደግሞ ዝነብ ሲዘም በረጅም ሰዓትም ስለሚዘንብ ክረምት ላይ ያው የውሃ የባንቧ ውሃ ትንሽ ነው። የምትጠቀመው ማለት ነው።

እንግዲህ ብርድ ልብስ የምለብሰው ሁለት ልለብስ እችላለሁ ወይ ማለት ትልልቅ ሳይሆን ለምሳሌ ከስር ሳሳ ያለ ብርድ ልብስ ነገር ለብሼ ከዛ በኋላ ደግሞ ከላይ ትልቅ ብርድ ልብስ እለብሳለሁ ብዙ ጊዜ ያው ደራርቦ መተኛት በጣም ደስ ይለኛል። ያው እንደዛ ነው የምለብሰውኝ። ያው አየር ንብረቱ ብዙ ማለት የተወሰነ ሰዓት ይቀዘቅዛል አንዳንድ የሚቀዘቅዙ ወቅቶች አሉ የዛን ሰዓት ላይ ነው። እንደዛ የምደርበው እንደዚህ በጋ ሲሆን ወይንም ደግሞ ማለት ሙቀት ባለበት ሰዓት ላይ ሳሳ ያለ አንድ ብርድ ልብስ ብቻ ነው። የምለብሰው ያው በሙቀት ሰዓት ላይ ግን እንደዚህ ብርድ ባለበት ሰዓት ወይንም ዝናብ በሚዘምብበት ሰዓት ክረምት ሲሆን አንዳንዴ ጊዜ ያው ክረምት ራሱ አልፎ ጥቅምት ወር ላይ እንትን ይላል በጣም የ የመቀዝቀዝ ባህሪ አለው። ይሄ ጥቅምት መስከረምን መስከረም ግማሽ ላይ ጥቅምት ጥቅምቱ ሙሉ ጥቅምት ህዳር ይቀዘቅዛል እና በተወሰነ መልኩ ደግሞ ይሄ ጥምቀት አካባቢ ላይ የመቀዝቀዝ ባህሪ አለው። በዛ ሰዓት ልብስ እደርባለሁ ብርድ ልብስ እንደገና ደግሞ አዎ ያው አንሶላም እጠቀማለሁኝ። ያው አንሶላ ብዙ ጊዜ ከስር ለመልበስ ነው የሚያገለግለው ከብርድ ልብስ ስር እና በጣም አሪፍ ነው የራሱ የሆነ ምቾትም አለው። እንደዛ ሲለበስ ከብርድ ልብስ ስር ለብሶ ለመተኛት ያው አንሶላ ለስላሳ ስለሆነም በባህሪው አሪፍ የሆነ እንትን ሙቀትና አሪፍ የሆነ ስሜትን ይፈጥርልናል ብዬ አስባለሁ። እና እንደውም ሰዎች አንሶላን ቢጠቀሙ ቆንጆ ነው ብዬ አስባለሁኝ። ከብርድ ልብስ ስር ለመኝታ ለእንቅልፍም አሪፍ የሆነ ስሜትን ይፈጥራል እና ለኔ በጣም ይመቸኛል። አንሶላንም መጠቀም ከብርድ ልብስ ስር ያው አንዳንድ ጊዜ ለ እንደዚህ ራስ ላይ ለመልበስም ምናምን ብቻ ቆንጆ ነው። እንደገና ደግሞ ከዛ ባለፈ ደግሞ ለማጠብ ራሱ ያው ከስር ሙቀት ምናምን ሲኖር የተለያየ ላብ ምናምን ስለሚኖር ቶሎ ቶሎ ለማጠብ አንሶላ ለመቀያየር ቀላልም ስለሆነ በጣም አመቺ የሆነ ነገር ነው። ስለዚህ እንደዛ ቢጠቀሙ እመክራለሁኝ እኔም እጠቀማለሁ

እንግዲህ እኔ በቀኝ እጄ ነው የምጽፈው። ግን ብዙ ጊዜ ያው አብዛኛው ሰው ይመስለኛል በቀኝ እጁ ነው ጽሁፍ የሚጽፈው። ምንድነው እሱ ያው ያው ምንድነው ጽሁፍ ለምሳሌ በቀኝ እጁ የሚበላ ሰው ሲጽፍም በቀኝ እጁ ነው የሚጽፈው። እንደገና ደግሞ ያው ብዙ ነገሮችን የሚሰራው በቀኝ እጁ ነው ማለት ነው። እንደገና ደግሞ ከዛ በተጨማሪ በግራ እጁ የሚጽፍ ሰው ያው ብዙ ነገሮችን ሲሰራም እንደዛው በእግራ እጁን የሚቀናው ማለት ነው። ይመስለኛል ሲበላም እንደዛው ነው የበላው ያው እንግዲህ የሚቀናው በግራው ነው ማለት ነው። ይሄ ነገር ሳይንሳዊ የራሱ የሆነ ጥናት ሊኖረው ይችላል ብዙ አላውቅም ሳይንሱ በዚህ ዙሪያ ላይ ምን እንደሚል። ግን ያው ምንድነው እኔ እንጃ ምናልባት እነኚህ ግራ የሆኑ ሰዎች ሹፍርና ላይ ሲሾፍሩ እንዴት እንደሚሾፍሩ አላውቅም። ያው ለምሳሌ ማርሽ ያለው በቀኝ በኩል ነው። መሪው ያለ ደግሞ በግራ በኩል ነው የሚሆነው። ስለዚህ አሁን የማንኛውም በቀኝ እጁ የሚሰራ እንደዛ ነው በቀኝ እጁ ማርሼ ያስገባል ማለት ነው። እና እዛ ነገር ማለት እንደዚህ ሹፍርና ነገር ላይ ቀኝ እጅ ማለት በእግራቸው የሚጽፉ ሰዎች ወይንም በተለምዶ ግራኝ የሆኑ ሰዎች እንዴት እንግዲህ እንደሚቀናቸው አላውቅም። ሲሰሩ ያው በደንብ አክቲቭ ማለት ፈጣን የሆነው እጃቸው ግራቸው ስለሚሆን እንዴት እንደሚያደርጉ እዛ እንትን ላይ እንደዚህ ልብ ብዬ አላየሁኝም ግን ባውቀው ራሱ ደስ ይለኛል። ያው ብዙ ነገሩ ማርሽ የሚቀያየረው በቀኝ እጅ ስለሆነ ወይንም ደግሞ ኢትዮጵያ ውስጥ ማርሹ ያለው በቀኝ በኩል ስለሆነ ውጪ ላይ አላውቅም መሪው ምናልባት ውጪ ላይ መሪው በቀኝ በኩል ነው መሪያቸው የኛ ሀገር ነው መሪው በመሪ በግራ በኩል ያለው። ስለዚህ ከዛ አንፃር እንዴት እንደሆነ አላውቅም። ግን ያው አብዛኛው ሰው በቀኙ ነው የሚጠቀመው ብዬ አስባለሁ

እንግዲህ ምን አይነት ጥቅማ ጥቅሞች አሉ ምንም አይነት ጥቅማ ጥቅሞች የሉኝም አለ ጥቅማ ጥቅም ሲባል። ለምሳሌ ከስራ ሰዓት ውጪ እንደመስራት ወይንም ደግሞ በትርፍ ሰዓት እንደመስራት ምናምን የተመለከተ ነገር ነው። ያ ነገር ከሆነ ያው አንዳንድ ጊዜ ድርጅት ውስጥ የተወሰነ ስራ ሲበዛ ወይንም ደግሞ ስራ ሲኖር ከሰአት ውጪ የሆነ ስራ ሲኖር ልሰራ እችላለሁ። ያ ከጥቅማ ጥቅም ጋር ከተያያዘ ግን እሱ ያው ከ ከደሞዝ በፐርሰንት ታስቦ ወይንም ደግሞ የደሞዝ አንድ ነጥብ አምስት ምናምን እንደዛ ነገር ታስቦ ያው በሰአት የሚደርሰውን ምን ያህል እንደሚከፈለኝ ይታሰብና በዛ መልኩ ይከፈላል ማለት ነው። የዛን ያህል ብዙ ማለት ጥቅማ ጥቅም የሚባል ነገር አይደለም። ምክንያቱም ይሄ ነገር በሁለት ወር በሶስት ምናምን ብቻ እንደዛም ላይደርስ ይችላል። በስድስት ወራ አንዴ ምናምን ሊያጋጥም የሚችል ነገር ነው። ቢያንስ በአመት ሁለት ቀን ምናምን እንደዛ አይነት ነገር ሊያጋጥም ይችላል። እንጂ ብዙ እንደዛ የመሆን እድል የለውም። እና ከዛ አንፃር ብዙ ጥቅማ ጥቅማ አለኝ ማለት አልችልም ያው ጥቅማ ጥቅም የለኝም እንደዛ ነው

አንድ ማለት ሶስት አመት አዎ ሶስት አመት ያህል ሰርቻለሁኝ። እና ያው ብዙ ጊዜ እንደዚህ ረጅም አንድ ስራ መስራት ብዙ ደስ አይለኝም ምክንያቱም የተለያዩ ስራዎችን ስሰራ የተለያየ እውቀት እናገኛለን በዛው ልክ ክህሎታችን ከፍ እያለ ይሄዳል። እና የተሻለ ገቢ የማግኘት ነገር ያው ክህሎታችን ከፍ ባለ ቁጥር ለተሻለ ነገር መወዳደር እንችላለን። የተሻለ ጥሩ የሆነ ክፍያ ያለበት ቦታ ላይ ልንገባ እንችላለን። እንዳለን ክህሎት አንፃር ስለሆነ የስራ ልምድ አንፃር ስለሆነ እና ከዛ አንፃር ሰዎች ያው ዋናው ነገር ስራ መስራቱ ብቻ ሳይሆን ከዛ ጋር ተያይዞ ብዙ የምናውቃቸው ነገሮች አሉ። አንዳንድ ጊዜ መማር ብቻ ሙሉ አያደርገንም ምክንያቱም ስራ ደግሞ የራሱ የሆነ ክህሎት ይፈልጋል ማወቅ ይፈልጋል። ያን ነገር የምናውቀው ደግሞ ስራ ውስጥ ሆነን ስንሰራ በዛ ነገር ውስጥ ስናልፍ ነው ብዙ ነገሮችን እናውቃለን። ከሰዎች ጋር ያለንን ነገር እንደገና ደግሞ ስለ ስራ ስራ አካባቢ ላይ ያለውን ነገር በሙሉ ስለምናቅ ከዛ አንፃር። ያው የተለያዩ ነገሮችን ማወቅ አስፈላጊ ነው ብዬ አምናለሁ። በራሴ እና ደግሞ አንድ ቦታ ላይ ስሰራ ግዴታ ደሞዝን ብቻ አይደለም ማየት ያለብን። ከዛ ከምንሰራው ስራ ምን እናተርፋለን ማለት ምን እናገኛለን ምን እውቀት እንይዛለን የሚለውን ነገር እናያለን። ምክንያቱም ዛሬ ባይከፈለን ነገ ጥሩ ክፍያ ይከፈላል ብዬ አስባለሁኝ። ማለት ራሴን ማንም ሰው ራሱን የሚያሳድግ ከሆነ በሚሰራው ስራ ላይ ጠለቅ ያለ እውቀት ካለው የሚያነብ ከሆነ ነገሮችን በአዲስ መልኩ የሚሰራቸው ከሆነ የራሱን ደግሞ ክህሎት ጨምሮ የሚሰራ ከሆነ የተሻለ ነው ብዬ አስባለሁኝ። እና ከዛ አንፃር ብናየው አሪፍ ነው ብዬ አስባለሁኝ። እና እና እኔ ነገሮችን የማየው ከዛ አንፃር ነው ያው የሆነ ስራ ሲሰራ ስንቀጠር ደሞዟን ብቻ ማየት የለብንም

በዋናነት ያው አማርኛ ነው የምችለው በደንብ አፌንም የፈታሁበት ቋንቋ አማርኛ ቋንቋ ነው። ግን ስለ ቋንቋ የተወሰነ እንግሊዘኛ እሞክራለሁኝ ማንበብ መጽሐፍ መናገር እችላለሁኝ። ማለት በተወሰነ መልኩ ያው እንትን ላይ መናገር ላይ በጣም ፈጣን አይደለሁም ግን መግባባት አያቅተኝም። ሌላው ነገር ደግሞ ያው ኦሮምኛ በጆሮዬ እሰማለሁኝ እንደገና ደግሞ ማንበብ እችላለሁ መጻፍ እችላለሁ ኦሮምኛ። እና ያው ግን ኢትዮጵያ ውስጥ ስናይ ከቋንቋ ጋር በተያያዘ በጣም ብዙ አይነት ብሄር ብሄረሰብ ስላለ ብዙ አይነት ቋንቋዎች ይነገራሉ እንደውም እንደሚነገረው እኔ ብዙ አልለመድኩም ማለት ይቻላል። ኦሮምኛ አለ አማርኛ አለ ከፊኛ ጋሞ ጉራግኛ ትግሪኛ ወላይቲኛ በጣም ብዙ አይነት ኩናምኛ አለ። ማለት ያው አሁን እንደዚህ አፌ ላይ የማይመጡ የማላስታውሳቸው ብዙ አይነት ቋንቋዎች አሉ አፋርኛ አለ ራሱ እና ያው የተለያዩ ቋንቋዎች ቋንቋ ባለቤት ነች ብዬ አስባለሁ። ኢትዮጵያ ያው ከሰማንያ በላይ ብሄር ብሄረሰቦች አሏት ነው የሚባለው በጥናት እነዛ ሰማንያ በላይ የሆኑ ብሄር ብሄረሰቦች የየራሳቸው የሆነ ቋንቋ አላቸው ያው ቋንቋ መግባቢያ ነው። ስለዚህ የየራሳቸው የሆነ መግባቢያ ቋንቋ አለችው እና እነዚህ ማለት እንደዛ ማለት እንደውም በጣም ብዙ ቋንቋ ብናገር ደስ ይለኛል። አጋጣሚ ሆኖ ግን አልለመድኩኝም እንግዲህ ወደፊት ደግሞ ያው ልለምዳቸው የምችላቸው ቋንቋዎች ሊኖሩ ይችላሉ ብዬ እገምታለሁኝ። ያኔ ያለኝ ሀሳብ

መዘመረ አዎ በሚገባ በጣም እወዳለሁ መዝሙር በጣም እወዳለሁ መዘመር ብቻ ሳይሆን መዝሙር ማዳመጥ ራሱ በጣም ያስደስተኛል። እንደገና ደግሞ የሆነ መንፈሳዊ እርካታ አለው፤ በቃ ወደ ራሴ እንድመለስ ማንኛውም ሰው እንደዛ ቢያደርግ አሪፍ ነው በየእምነቱ ብዬ አስባለሁኝ። አንደኛ ነገር ሀሳብን ስብስብ ያደርጋል ባለን ነገር ላይ እንድናመሰግን ያደርገናል ያው ፈጣሪን እናመሰግናለን። ያው በጣም ያረጋጋል ደስ ይላል በጣም እና መዝሙሮችን መስማት እወዳለሁኝ። ሌላው ነገር ደግሞ ያው እንደዚህ ቤተክርስቲያን ስሄድ አብሬ መዝሙር ሲዘመር እዘምራለሁኝ ጠጋ ብዬ፤ እያጨበጨብኩ እልል እያልኩኝ አብሬ እዘምራለሁኝ እና ያ ነገር በጣም ነው የሚያስደስተኝ፤። እንደዛም አደርጋለሁኝ ለምሳሌ ለበዓላት ከየተለያዩ ክብረ በዓላት ሲኖር ፕሮግራም የመድረኩ ፕሮግራም ካለቀ በኋላ መዝሙር የሚያቀርቡ የሰንበት ተማሪዎች ዘማሪያን አሉ እና እነሱ መዝሙሩ ያቀርባሉ ያው በመሃል ላይም መዝሙር ይቀረባል እና የዛ ሰዓት ላይ አብሬ በደንብ እዘምራለሁ፤። ያ በጣም ለመንፈሴ በጣም ጥሩ የሆነ ስሜት ይሰማኛል ማለት ሁሉን ነገር በቃ ሀሳቤ በሙሉ ይሰበሰባል መዝሙር ላይ ሲሆን። መዝሙር ሲዘመር እና ስዘምርም እንደዛ ሀሳቤ በሙሉ ይሰበሰባል እንደገና ደግሞ ያው መዝሙር ማለት ፈጣሪን፤ ከማመስገኛ መንገዶች አንዱና ትልቁ ነው። የተለያዩ ፈጣሪያችንን የምናመሰግንባቸው ነገሮች አሉ፤። ግን መዝሙር ደግሞ አንዱ ክፍል ነው በቃ ፈጣሪን የማመስገኛ አንዱ ክፍል መዝሙር መዝሙር ነው ብዬ አምናለሁኝ። ያው የተለያዩ ጸሎቶች ወረቦች አሉ በቤተክርስቲያን ህግ ያን ፈጣሪን የማመስገኛ መንገድ ነው እና አዎ መዝሙር በጣም ያስደስተኛል። መዘመርም እወዳለሁ መስማትም እወዳለሁኝ ከዚህ ጋር ተያይዞ ምንድነው? ሰዎች እንደዛ በየእምነታቸው መዝሙራትን ቢያዳምጡ ቢሰሙ ቢዘምሩ ብዬ እንደውም እመክራለሁኝ በጣም ነው የሚያረጋጋቸው ከጤንነት አንፃር በጣም አሪፍ ነገር ነውም፤።

አዎ እጠቀማለሁኝ ሽቶ ሲባል የተለያዩ ነገሮች አሉ ዶደራንት አለ። እና ቦዲ ሎሽን አለ እና ይኸው ሽቶም ኖርማል ሽቶ አለ። እኔ ብዙ ጊዜ ዶደራ ነው የምጠቀመው። አንደኛ ነገር ያው ሽቶ ሲሆን በጣም ገኖ ነው ሽታው የሚወጣው። እንደገና ደግሞ ለረጅም ሰዓት ከልብስ ላይ አይወጣም አንዴ ከተገባን በኋላ አይወጣም ቶሎ አይለቅም። ሽታው ያ ነገር ደግሞ ብዙ ምቾት አይሰጠኝም ማለት በጣም የተጋነነ ሽታ ብዙ ምቾት አይሰጠኝም። እንደዚህ አለ አይደለ እንትን ሲሆን ግን ይሄ ዶደራንት ሲሆን ትንሽ ለየት ይላል ሽታውም እንደገና ደግሞ ከሽቶ አንፃር ቀለል ያለ ሽታ ነው የሚኖረው። የመቆየት አቅሙን ደግሞ አናሳ ነው የሚሆነው እንደዚህ ለረጅም ጊዜ አይቆይም እና ያ ነገሩ በጣም ነው የሚመቸኝ። ምክንያቱም ለምሳሌ አንድ ሰው ሽቶ ተቀብቶ ከሩቅ ምናምን የሚ እዛ አካባቢ ልጅ ሲሆን ወይንም ደግሞ አንድ ቤት ውስጥ ሲገባ ቤቱን በሙሉ ሚሸት አለ የዛ አይነት ሽቶ አቀባብ ብዙ አይመቸኝም። ምክንያቱም አንደኛ ነገር ሽቶ የሚመቸው ሰው ይኖራል የማይመቸው ሰው ይኖራል። እዛ መሃል በተለይ ሰው መሃል ስንገባ ስለዚህ ሽቶን ስንጠቀም ቀለል ያለ ሽታ ያለው ወይንም ደግሞ ብዙ የማይረብሽ ሽታ ያለው ቢሆን አሪፍ ነው። ብዬ አስባለሁ ያው የሽቶ ጠረን ደስ ይላል እንትን የሚል እንደዚህ የሚያስጠላ አይደለም። ግን ቢሆንም ደግሞ ለምሳሌ ሽቶን የምንጠቀመው ጥሩ ጠረን እንዲኖረን ነው የምንጠቀመው። ስለዚህ ጠረኑ ደግሞ ሌላ ቦታ ሄዶ ምናምን በጣም ግን ባይል ብዬ አምናለሁኝ አንደኛ ያው የሰዎችን ሀሳብ ይረብሻል። አንዳንድ ሰው የማይመቸው ሰው የተለያየ ከዚህ ጋር ተያይዞ ከባድ ሽታዎችን የማይችል ሰው ከጤና አንፃርም ሊኖር ስለሚችል። እንደገና ደግሞ ለምሳሌ አሁን የተለያየ ስብሰባ ቦታ ላይ ምናምን ስንሆን ያው ሰዎችን እንዳንረብሽ ቀለል ያለ የሆነ ሽታ መጠን ያለው ሽቶ ብንጠቀም ብዬ እመክራለሁኝ። ለሰዎች ምክንያቱም ያው ሰዎች የስራችን ሲሆኑ ኖርማል ማለት ይሄ መደበኛ የሆነ ጥሩ ጠረን እንደነበርክ ነው በቃ የሚፈለገው። እና እንደዛ ቢሆን ብዬ እመክራለሁኝ እና እጠቀማለሁኝ አዎ ስጠቀም ግን ዶደራንት ነው የምጠቀመው። ያለኝም አሁን ቤቴ ውስጥ ሽቶ ሳይሆን ዶደራንት አለኝ ያው የዛው ዘር ነው ሽቶም ዶዶራንድም ተመሳሳይ አንድ ዘሮች ናቸው። ምንድነው? እሱ የሚለያቸው ያው የጠረናቸው የምሽትታቸው መጠን ነው። ይሄኛው ዶዶራንት ሲሆን ትንሽ ዝቅ ያለ ነው ሽቶ ሲሆን ደግሞ ከፍተኛ የሆነ የመሽተት እና ቶሎ ከልብስ ላይ ከሰውነት ላይ ያለመውጣት ነገር አለ ያ ነው ልዩነታቸው። እና እጠቀማለሁ።

ዳቦ ከዳቦዎች ውስጥ እኔ ድፎ እወዳለሁኝ። ድፎ ዳቦ የሚባለውን አይነት ነው የምወደው ያው ድፎ ዳቦ ማለት ዳቦ ማለት ሊጥ ተቦክቶ ዱቄት ከተቦካ በኋላ የተወሰነ ያህል ይቆያል የተለያዩ እርሾዎች ይደረጉበታል እና እርሾች ከተደረገ በኋላ እንዲያው እርሾ እንዲነፋ የሚያደርገውና እንዲቦካ የሚያደርገው ነው ሊጡ። ሊጡ ከቦካ በኋላ ምንድነው የሚደረገው? ገበር ምጣድ የሚባል አለ ገበር ምጣድ ላይ ያው በባህላዊ መንገድ ሲዘጋጅ ገበር ምጣድ ላይ ይደረጋል። ገበር ምጣድ ላይ ለማድረግ ኮባ እንጠቀማለን። ኮባ ከእስር ከተደረገ በኋላ ከላይ ሊጡ ይደረግና እንደገና ደግሞ ካህናት ሌላ ኮባ ይደረግና ከስርና ከላይ በኮባ ይሸፍናል ማለት ነው። ከዛም በኋላ የተወሰነ እንዲቆይ ይደረጋል ማለት ነው። እና ያ እንዲቆይ የሚደረገው ሊጡ ኩፍ እንዲል ነው። እዛ ላይ ሊጡ ኩፍ ሲል ከስር ገበር ምጣዱ ስር እሳት ከስርና ከላይ እሳት ይደረግበታል ማለት ነው። ይነደድበታል እሳት ያው በባህላዊ መንገድ ድፎ ዳቦ እንደዛ ይዘጋጃል። መጠነኛ የሆነ ሙቀት እንዲያገኝ ተደርጎ ማለት ነው። በዛ መልኩ የተዘጋጀ ዳቦ ይሄ በባህላዊ መንገድ የሚዘጋጀው ነው። ሌላው ደግሞ ያው የኤሌክትሪክም በዘመናዊ መንገድም ይዘጋጃል። እሱ እሱም ያው የፓትራው ሳህን አለ ልክ እንደ እዛ አይነት ሆኖ የኤሌክትሪክ ውስጥ የሚገባ ነው ፓትራ ውስጥ የሚገባ ማለት ነው። እሱም ያው ሊጣችን ከቦካ በኋላ ነው ኮባ ጠቅል በኮባ ከላይና ከታች አድርገን ጠቅለን ፓትራ ውስጥ ከከተተን በኋላ የምንለኩሰው መጀመሪያ ከስር እንለኩሳለን ከዛን ደግሞ የተወሰነ ደቂቃ ጠብቀን ደግሞ ከላይ ለኩሰን ከላይና ከታች እንዲበስል ነው የሚደረገው። ስለዚህ እሱ ዳቦ በጣም ይመቸኛል ግን ያው የተለያዩ በባህላዊ መንገድ የሚዘጋጁ የዳቦ አይነቶችም አሉ። ለምሳሌ ገረገልቻ የሚባል ገረገልቻ የሚባለው ያው የተለያየ እንደየአካባቢው የተለያየ ስም አለው። ሽሊጦ ይባላል አምባሻ ይባላል ገረገልቼ ይባላል ያው አንድ ነው የአንድ አይነት ስም ነው በኖርማል በምጣድ የሚጋገር የዳቦ አይነት ነው። እና ያው እሱ በኖርማል ሁኔታ ይጋገራል ማለት ተቦክቶ ሊጡ ከቦካ በኋላ የሰማች ምጣድ ላይ ይጠፈጠፋል ማለት ነው። ያ ከቂጣ ከፍ ይላል ቂጣ በጣም ስስ ነው። ይሄኛው ግን ስስም አይደለም እንደ ድፎ ዳቦም አይደለም ልክ አምባሻ የሚባለው አይነት ነው ማለት ነው። እንደ አምባሻ ነው በቃ አምባሻ ገረገልቻ ሽሊጦ ማለት ተመሳሳይ ስም ነው ያላቸው አምባሻ ነው። እና እሱም አሪፍ ነው ያው ብዙ ጊዜ ቤት ውስጥ እንደዛ አይነት ይዘጋጃል ማለት ነው። አምባሻ ከዛ ሌላ ደግሞ ያው ቂጣ አለ እሱም የዳቦ አይነት ነው። ቂጣ ማለት ምንድነው? በስሱ ነው የሚጋገረው ምጣድ ላይ በስሱ ይጋገራል ቂጣ ሲሆን ሊጡ ዳቦ ዱቄቱ ወዲያው እንደተቦካ ሳይቦካ የሚጋገር ማለት ነው። አይቆይም ምንም እንትን አይልም ወዲያውኑ እርሾ ምናምን አይደረግበትም። ወዲያውኑ እንደተቦካ ይጋገርና ያው በቂጣ መልክ ይበላል ማለት ነው። እሱም በጣም ጣፋጭ ነው አሪፍ ነው። እና አሪፍ ናቸው እነዚህ በደረጃዎች ሳስቀምጣቸው ማለት ነው እንደዛ